በቤቴ ልዩ የሆነ የመቀመጫ አለ ብለህ ለጠየከኝ? በቤቴ ውስጥ ልዩ የሆነ የሚቀመጫ የለም። ቤት ውስጥ ያለ ተሽከርካሪ ወንበር አለ። የሆነ ሶፋም አለ። እና ብዙም የተለየ ነገር የለም።

ደብዳቤ መጽሐፍ ትወዳለህ ብለህ ለጠየቅከኝ ጥያቄ? ደብዳቤ ብዙም መጻፍ አልወድም። ምክንያቱም አሁን የተለያዩ ማህበራዊ ሚዲያዎች ስላሉ በእነሱ መልእክቶችን ይልካሉ። ስለዚህ ድሮ በልጅነቴ ደብዳቤ እጽፋለሁ። አሁን ግን ብዙም ደብዳቤ አልጽፋም

መብረቅ ትፈራለህ? ብለህ ለጠየከኝ መብረቅ አልፈራም። ምክንያቱም መብረቅ ወቅቱን ጠብቆ በዝናባማ ወይም ሰዓት ዝናብ በሚዘንብበት ወይም ደግሞ ሀይለኛ ዝናብ በምዘንብበት የምለቀቅ ስለሆነ አልፈራም። ያው ከመጣ ጉዳቱ ብፈራም ባልፈራም ስለማልተርፍ